የምወደው ከተማ ሀዋሳ ነው። ሀዋሳ ምናልባት በዩኒቨርሲቲ ደረጃ የተማርኩባት አምስት አመት የቆየሁባት ስለሆነች በጣም ደስ የምትለኝና ሰላማዊ ከተማ ስለሆነች በጣም ነው የምወዳት የማከብራት። በተጨማሪም ደግሞ ባህር ዳርን በጣም የደህና አድርጊ ባላቃትም ግን በጣም ነው የምትመቸኝ። በአጠቃላይ ግን ምውደው ከተማ ሀዋሳ ከተማን ነው ማለት ነው።

ሰዎችን በአይን እመለከታለሁኝ ያ ማለት መቼም ሰው አይን እያለው አያይም አይባልምና ሰዎችን አያለሁኝ። ምናልባት ጥያቄው ፊት ለፊት አይን በአይን መተያየት ከሆነ በጣም አይናፋር ስለሆንኩኝ ሰውን ቀርቤ አይን አይኑን እያየሁ ማውራት በጣም ይከብደኛል። ነገር ግን ያው ሰው ዞር ካለ በተለያየ መንገድ ግን ሰዎችን በጣም ነው የማየው በተለያየ አንግል አያለውና ሰዎችን በአይን መመልከት እችላለው ማለት ነው

በአንድ ጊዜ ብዙ ስራዎችን ማስተናገድ እችላለሁኝ ያ ማለት በሄጄ የጻፍኩኝ ምናልባት ላነብ እችላለሁኝ የተለያዩ ስራዎችን እየሰራሁ የተለያየ ልሰማ እችላለሁ ከስተመርን እንዲሁም ደግሞ ምናልባት ወይ እየተመገብኩ ወይ ደግሞ እየሰራሁ ከሆነ የተለያዩ ተግባራትን ጎን በጎን አካሄዳለሁ ማለት ነው።

አዎ ከጎረቤቶቼ ጋር ጥሩ ግንኙነት አለኝ ያ ማለት በመኖርበት አካባቢ ግዴታ ያው ተግባብቶ ወይም ተስማምቶ ካልተኖረ ያው መኖር ስለማይቻል። ከጎረቤቶቼ ጋ በጥሩ ስነምግባርና በጽኑ ፀባይ ነው ምንኖረውና ጥሩ ስነምግባር አለኝ ብዬ እገምታለሁ ብዙ ሰው ጋር እተዋወቃለሁ። ምናልባት በግቢያችን አምስት ማህበረሰብ ይኖራል ከእነሱ ጋር ተገብተን ነው የምንኖረው

አዎ በሰአት የምደርስ ሰው ነኝ። ማንኛውንም ሰው ቀጥሬ ወይም ደግሞ የተለያየ ተግባራት ኖሮኝ ከሆነ። ሰዓትም መሽራረፍ አይመቸኝም ሰዓት አከብራለሁ። ስራ ቦታዬም በሰአቱ ነው የምገኘው። የተጠየኩትን ነገር ካለም በሰአቱ ማል ከናወን ስለሚመቸኝ። ምንም አይነት ሰዓት ሰው ሲያረፍድብኝም እኔም አልወድም። እኔም ሳረፍ ሳረፍድ ስለማይመቸኝ ያው በሰአቴ። ነው ሰውን የማስተናግደው ወይም ደግሞ በሰአት የምደርሰው።

ሹራብ መስራ መስፋት አልችልም። ያው ሹራብ የራሱ የሆነ ሙያ አለው። ሙያተኞች አሉ። እኔ ግን እንደህ አይነቱ ሙያ ስለሌለኝ። ሹራብ መስፋት አልችልም። ባህላዊ ስራ የሚሰሩ ሰዎች አሉና። እኔ ደግሞ እንደዚህ አይነት ስራዎችን መስራት አልችልም

ይሄ ጥያቄ እንደኔ ትርጉም የሚሰጥ አይደለም ማለትም ድንጋይ ስብስብ ታደርጋለህ ወይ ነው እና ጥያቄው ትርጉም ያለው አይመስለኝም። ምን ለማለት ታስቦ እኮ እንደሆነም የገባኝ ነገር ስለሌለ ይሄን ጥያቄ አልፈዋለሁኝ። ድንጋይ መሰብሰብ ታደርጋለህ ነው ከሆነ አላውቅም እንጂ። ትርጉም ወይንም ደግሞ ስጠየቅ የተሳሳተ መረጃ ያለው ይመስለኛል

መንገድ ላይ ምግብ አልገዛም አይመቸኝም። እኔ በተፈጥሮዬ ያው የቤት ምግብ ነው የምመገበው የሆቴል ብዙ ጊዜ አልጠቀምም እና። ከቤቴ ይዤ ነው ወደ ስራ ቦታም የምሄደው። መንገድላይም ያሉ ምግቦችን መጠቀም አልወድም። ለጨጓራዬም ለጤናዬም ጥሩ ስለማይሆኑ የተለያየ ነገር ስለሚኖራቸው እኔ ደግሞ ቶሎ ጨጓራና ታይፈስ ምናምን የሚያጠቃኝ ልጅ ስለሆንኩኝ። እነዚህን የውጪ ምግቦችን ወይም ደግሞ ከመንገድ ላይ የተለያዩ ምግቦችን መጠቀም አልወድም። አልገዛምም

እኔ የምጠቀመው የስልክ አይነት ስማርት ፎን ወይም ደግሞ ሳምሰንግ ኤ ፎር ነው በቅርቡ የመጣ በሳፋሪ ኮም የመጣ ቀፎ ነው። እና ራሙ ሁለት የሆነ ጂቢው ደግሞ ሰላሳ ሁለት የሆነ ስልክ ነው የምጠቀመው። ሶስት አመት ሆኖታል እስካሁን ድረስ። ስለዚህ ስማርት ፎን እና የተሻለ ስልክ ነው የምጠቀመው ማለት ነው።

መታጠቢያ ቤት ውስጥ መዝሙር አይፈቀድም እንደ አንድ ሃይማኖተኛ መዝሙር የሚፈቀደው የራሱ የሆነው ቦታ አለው። ወይም ቤተክርስቲያን ወይም ደግሞ ቤት ውስጥ ሊሆን ይችላል እንጂ መታጠቢያ ክፍል ውስጥ አይዘመርም። ስለዚህ እንደ ሃይማኖት ክልክል ነው ማለት ነው።